እኔ አካባቢ ያለው ገበያ በጣም ጥሩ ነው ደስ ይላል። በሳምንት ሶስት ቀን ነው ሰኞ ሀሙስ እና ቅዳሜ ነው ገበያ ያለው። እና ዛሬ ሁሉም ነገር ይገኛል ምግብም የምግብ አይነቶች ማለት ሽንኩርትም ድንችም የፈለግነው የምግብ አይኛት ይገኛል። ይሄ ጤፍ ጥሬዎች አሉ ጤፍ ገብስ እንደዚህ አይነት ነገሮችም በሰፊው ይገኛሉ። ልብስ አልባሳት ራሱ ቀሚስም ይሁን ጫማዎችም በደንብ ይገኛሉ። ሙሉ ነው እኔ አካባቢ ያለው ገበያ ሙሉ ነው። ያው በየቀኑ የለም እንጂ ገበያ ባለበት ቀን ግን ሙሉ ነው። ተመስገን ምንም ነገር አይደለም። ዋጋውም ጥሩ ነው። ያው ከየገበያ ይሄ የልምቡ ገበያ ጋር ያለው አይነት ዋጋ ነው ያለው። እንግዲህ ጥሩ ነው ሁሉም ነገር ይገኛል የተፈለገው ነገር ብዙ ይገኛል። ድንገት እንኳን ቢታጣ ለነጋዴዎቹ ከነገርካቸው አሁን ቅዳሜ ሄጄ ካጣን አምጥቼ ለሰኞ ካልኳቸው ሰኞ ያመጣሉ። ሰኞ ካጣሀኝ ለሀሙስ አምጡልኝ ካልኳችሁ ያመጣሉ እና ጥሩ ነው። እኔ አካባቢ ያለው ገበያ በጣም ጥሩ ነው። እስካሁን

እኔ ብዙ ሬስቶራንቶች ተጠቅሜያለሁ ከሁሉም ሬስቶራንቶች ግን የምወደው ካኒውር አዲስ የሚባል ነው። ለምንድነው ታውቃናችሁ ላይ እኔ ኦቶዶክስ ክርስቲያን ነኝ። እና የጾም ሰአቶች ብዙ አሉኝ ብዙ የምጾምባቸው ቀናቶች አሉ። እና በዛ ሰዓት እዛ ሲሄድ ሁሌ የጾም መግባት አለ። የተለያዩ ሬስቶራንቶች አሁን ስንሄድ በተለይ ይሄ እሮብና አርብ ካልሆነ የጾም ምግብ። አያዘጋጁም አሁን ቅዳሜ ሬስቶራንት ገብተህ የሰው ምክር ማዘዝ አይቻልም። ገልጠህ አብዛኞቹ የላቸውም የጾም ምግብ የለንም ነው የሚሉት። ካኒፎር አዲስ ግን በየትኛውም ሰዓት በየትኛውም ቀን ቢሆን የሚጣፍጥ የጾም ምግብ አገኛለሁ እና በጣም እወደዋለሁ። እሱ ስጋም የፍስግ የሆነ ጊዜም ስጋ በምበላበት ሰዓት በጣም የሚገርም ምግብ ነው ያላቸው። ካባብ የሚባለው ምግብ አሁን በጣም ነው የምወደው ቢፍ ካባባቸውን በጣም ነው የምወደው። የቤቱ ጽዳት የቤቱ ቤት ውስጥ ያሉት የተሰቃቀሉት ቅርጾች ይሄ እንዳለ ቀለማቸው የወንበሮቹ አደራደር የወንበሮቹ ቅርጽ። የአስተናጋጆቹ ጥሩነት መልካምነት እና ስነስራአት ያላቸው መሆን የፈለገ ነገር ቶቱን እንኳን ባዛቸው ፊታቸው አይለዋወጥም። አቤት ምን ልታዘዝ አያሉ ነው የሚመጡት እና በጣም ነው የምወዳቸው። ይሄ ስታርተር ብለው የሚያቀርቡት ደግሞ የሆነ ከነጭ ሽንኮት የሚሰራ ነገር አለ ምን እንደሆነ አላውቀውም። ብቻ ነጭ ሽንኩርት ነጭ ሽንኩርት ስለሚል ከነጭ ሽንኩርት እንደሚሰራ አውቃለሁኝ። ስታርት ላይ እሱን መብላት በጣም በጣም ነው ደስ የሚለኝ። እና እኔ በጣም ኬንያም እንዳለ ሰምቻለሁ። ካርኒቮር ናይሮቢ ብለው ደግሞ ሌላም ቦታ አላቸው ሌላ ሀገር ማለት ነው። እኔ የማውቀው ካርኒቮር አዲስ ነው። እሱን ሬስቶራንት በጣም ነው የምወደው በቃ ውጭ ወጥተህ ከቤት ውጪ። ሬስቶራንት ውስጥ ምግብ መብላት ካለብኝ ካርኒቮር አዲስ ነው ማንንም ሰው የምቀጥረው። እና የቀጠርኳቸውም ከእኔ ጋር እዛም የተመንገቡ ሰዎች ሁሌ እንዳመሰገኑኝ ነው በጣም ስነ ስርዓት አላቸው ምግባቸው በጣም ይጣፍጣል ይላሉ ቤቱም ያምራል ለአይን እራሱ ያምራል። በጣም ደስ የሚል ቦታ ነው። ስለዚህ የምወደው ሬስቶራንት ካርኒቮራ አዲስ ነው ያለው አዲስ አበባ ኢትዮጵያ ነው።

ምን አይነት ጥቅማ ጥቅሞች አሉ ነው የሚለው የት? ማለት ግልጽ አይደለም። አይነት ጥቅማ ጥቅሞች አሉ የቢሮ ጉዳይ ከሆነ ቢሮ ውስጥ ያለኝ ጥቅም ነፃ የጤና ኢንሹራንስ አገኛለሁኝ። ሻይም ቡናም መጠጣች አለ። ምንድነው? ማድ ቤት ነገር ማድ ቤቱ ኪችን የሚባለው ማለት ነው። እና ተነስቼ በፈለኩት ሰዓት ሻይ መጠጣት ቡና መጠጣት ወተት መጠጣት እና ቆሎም አለ ቆሎም መብላት እችላለሁ። ጥቅማ ጥቅም ከተባለ ዋናው ጥቅም ጥቅም ብዬ ማስበው ትልቁ ነገር ነፃ የጤና ኢንሹራንስ አለኝ። እቤቱ ውስጥ ደግሞ ምን ጥቅም አጥቅም አገኘን ነው እቤት ውስጥ ምንም ጥቅም አጥቅም የለኝም። ያው ሌላ ሰው የሚደረግለትን ነገር ነው ወደ እኔ የሚደረግልኝ ጥቅም የማገኘው ነገር የለኝም ማለት ነው። በቃ የቢሮ ነው ይሄ ያለ ሌላ ለቤተክርስቲያንም የተለየ ጥቅማ ጥቅም አላገኘንም። ትንሽ ጥቅማ ጥቅም ከተባለ በቤተክርስቲያን ብዙ ደቆምነህ በነፃ ንስሃ እገባለሁ ንስሃ ለመግባት ሀጢያቴን የምናዘዝ ገንዘብ አልከፍልም። ይሄ ጥቅማ ጥቅም ከተባለ ግን ጥቅማ ጥቅም አይመስለኝም። በቃ ጥቅማ ጥቅም ብዬ የማስበው በቃ ነፃ የጤና ኢንሹራንስ ማግኘቴ ነው።

አዎ የማስታውሰው ልዩ በዓል አለ። ትምህርት ቤት እያለሁ በተለይ የኢለመንተሪና ሃይስኩል እያለው የገና በዓል ሲከበር እኛ ጋር በጣም የተለየ ነበርና ትዝታው እስካሁን አምሮዬ ውስጥ አለ አይጠፋም ካአምሮዬ እያንዳንዱ ነገር ድራማ እንሰራለን። ግማሹ ድራማ ይሰራል ግማሹ እስክስታ ምናምን የጭፈራ ቡድን ይከፈትለታል። ግማሾቻችን አስተናጋጆች ነን ግማሾቻችን ደግሞ ይሄ ክፍሉን ማሳመር ጊቢውን ማሳመር ይሄ የተለያዩ ብልጭልጮች እያደረግን ጊቢውን ማሳመር። ያለ ክፍላችን ራሱ መስኮት የክፍላችን መስኮት በቾክ ቀለም ባላቸው ቾኮች እየፈጨን እየነፋን በወረቀት አርገን እየነፋን ማሰብ ግብ ማነው ክፍላችንን ማሳመር። ብላክ ቦርዱ ይሄ ሰሌዳው እንኳን ሳይቀር እሱን ማሳመር ከዛኛ ክፍል አጠገባችን ካለው ክፍል ጋር መወዳደር። በጣም ነው ማረሳው አንድ ሳምንት የሆነ አንድ ሳምንት የሆነ አንድ ትምህርት ቤቱ እኮ ክፍት ነው ለመማር ነው የምንሄደው ግን አንማርም። እና በጣም ነበር ደስ የሚለኝ። እና በጣም ልዩ የነበረ በዓል ነበረ። ልጅነትም አለ። ከዛውም ትምህርት ሲይዘው ሌላ ሌላ ስራ መስራት ደስ ይለን ነበር ልጅ እያለን። የበአሉ ቀን ራሱ ልክ ፕሮግራም የሚዘጋጅበት ቀን ራሱ የተለያዩ አይነት ምግቦች ሁሌ የማናገኛቸው ምግቦች ይሄ ድንች ጥብስ ፍሬንች ፍራይስ የሚባለው አይስክሬም። ይሄ የጥጥ ከየጥጥ ከርሜላ የሚባለው ይመጣ ነበር ትምህርት ቤታችን ሁል ጊዜም አናገኝም ማለት ነው። ያው ወላጅም ቤተሰብም ደግሞ በዓል ነው ብሎ ሰው ሌላው ሰው ሲበላም እንደምንቀና ስለሚያስብ ይገዛልን ነበር። እና ያ ያ በዓል በጣም ትልቅ በዓል መቼ የማረሳው ይኸው? ስንት አመት ሆነኝ ሃያ አመት ሆነኝ መሰለኝ ከዛ ትምህርት እንኳን ከወጣሁኝ። ግን አልረሳውም አሁንም ሂጂ ሂጂ ይለኛል እንደው ትልቅ ስለሆንኩኝ እያፈርኩኝ ነው የቀረሁኝ ነው እንጂ። የዛ በዓል ሳምንት እዛ ብገኝ ደስ ይለኛል። እና የማረሳው በዓል ይሄ ነው። የገና የኢትዮጵያ ገና ማለት ነው የፈረንጆቹ አይደለም። ለኢትዮጵያ ገና ጊዜ የምናዘጋጀው ይሄንን የማስታውሰው ልዩ በዓል ይሄ ነው።

አዎ ጾም ጾማለሁ ኦርቶዶክስ ክርስቲያን ነኝ። እና በደንብ እጾማለሁ አለ ብዙ የጾም ቀናቶች አሉ ከአመት ውስጥ አብዛኛውን እንጾመዋለን። ስለዚህ አዎ ጾም እጾማለሁ። የጾም ጊዜያቶች እንኳን ባይሆንም ያው የገና ጾም ፋሲካ ጾም እንኳን ባይሆን ሮብና አርብ ግዴታ ነው። ሁሌ ስለዚህ ጾም ጾማለሁኝ አሁን እንደውም የፋሲካ ጾም ላይ ነን። የሃምሳ አምስት ቀን ጾም ላይ ማለት ነው እና እየጾምኩኝ ነው። ከቻልኩኝ ሰዓት ጾማለሁ ሰዓት ማለቴ እስከ ስድስት ሰዓት እስከ ዘጠኝ ሰዓት ጾማለሁኝ። እሱ ግን ከከበደኝ ግን ቢያንስ የጾም ህጎችን አልበላም ወተት አልጠጣም ስጋ አልበላም። ይሄ የፍስክ ምግቦች ሚባሉ አሉ አይደለ እነሱን አልበላም። የጾም ምግብ ብቻ ነው ምበላው ሽሮ ምስር ይሄ ቅቤ የሌለበት ወተት የሌለበት እንቁላል የሌለበት ምግቦችን ማለት ነው። እንደዛ ሲሆን ነው ጾም ሚባለው እኛ ጋ። እግዚአብሔር አቅም ከሰጠኝ ደግሞ ሙሉ ሰዓትም እጾማለሁ። እስከ ስድስት ሰዓት እጾማለሁ አሁን ደግሞ ቤት ስለሆንኩኝ። ቢሮ እያለሁኝ ያው መንገድ ላይ ምናምን ስጓዝ ይርበኝ ነበር። እስከ ስድስት ብቆይ ነው። ቢሮ እያለኝ አሁን ግን ቤት ስለሆንኩኝ ምንም ችግር የለም ቤቴ ነኝ። ስለዚህ እስከ ዘጠኝ ቆያለሁኝ እግዜር ካበረታኝ እስከ ዘጠኝ ቆያለሁ። የጾም ምግብ ነው ምበላው። እንጀራ በሽሮ ወይም ፓስታ ወይም ምስር እንደዚህ ጾም የሌላቸው ነገሮች ማለት ናቸው። እንቁላል ስጋም ውተትም እንደ ልብ አልተጋባቸውም። የጾም ምግቦችን እመገባለሁ። እና አዎ እንደ ኦርቶዶክስ ክርስቲያንነቴ ጾም በደንብ ነው ምጾመው ነው ግዴታ ነው የቤተክርስቲያናችን ህግ ስለሆነ። እኔ ደግሞ እዛ ቤተክርስቲያን እስካለው ድረስ ህጉን ማክበር ስላለብኝ። የንስሃ አባቴንም አሁን ንስሃ ለመግባት ስል አልጾ አልጾምኩም ጎደፍኩኝ ማለት ስለሚያሳፍረኝም። እኔም እኔም እኔም በቃ ማለት እግዚአብሔር እግዚአብሔር ያዘዘው ነገር አይደል ጹሙ ጸልዩ አይደል እሚባለው ያለው እግዚአብሔር ኢየሱስ ክርስቶስ። ስለዚህ እሱ ያለውን ትእዛዝ መፈጸም። ሌላ ኃጢአት ብሰራም ቢያንስ እንዳቅሜ ከምግብ ራሴን እከላከላለሁኝ ራሴን ለመቆጣጠር እሞክራለሁ። አዎ ጾም እጾማለሁ።

አይ የቤት እንስሳ ምንም የለኝም። በፊት እንትን ውሻ ነበረኝ። ከዛ እሱ ከሞተ በኋላ በቃ እሱ ያስለመደኝ ነገር እያሰብኩኝ ስለሚከፋኝ። ከዛ በኋላ እንደገና አሰለምጄ እንደገና ሌላ እንስሳ ለምጄ። እንደገና ሲሞት ደግሞ ልከፋ ነው ብዬ ስላሰብኩኝ ከዛ በኋላ ትቻለሁኝ የቤት እንስሳ ማርባት ትቻለሁኝ። ድመት አልወዳትም። በጣም አንዴ መጮህ ከጀመረች አታቋርጥም እና ድመትን ስለማወዳት አላደርግም አይጥም የለም ቤቴ ተመስገን ስለዚህ ድመት አላረባም። ውሻ ነበር በፊት ደስ ብሎኝ። ቤቴ ውስጥ የማረባው ግን ሚኖረኝ። በቃ አንድ እምውደው ውሻ ሞተ። ከዛ በኋላ ያው ሀዘን ነው ትርፊ ብዬ አስቤ ተውኩኝ። ሌላ ሌላ እንስሳ የለም። ላም ቢኖረኝ ደስ ይለኛል ወተት ስለምወድ። ግን አልችልበትም ያው ብዙ ቆሻሻ አለ አደል ያው እበት አላቸው። ለእነሱ ሳር መስጠት አለ ብዙ ስራ አለው። ስለዚህ ብፈልግም አላረባውም አላረባውም። ስለዚህ ለጥያቄው የቤት እንስሳ አለህ ነው ወይ የሚለው? የለኝም።

የጫማ ቁጥሬ ሰላሳ ስድስት አንዳንዴ ደግሞ ሰላሳ ሰባት ነው። ያው ጫማዎችን እንደየአሰራራቸው ይለያያል። የሆነ ቀጠን ጠበብ ያሉ ከሆነ ሰላሳ ሰባት ቁጥር ነው የሚሆነኝ ሰፋ ሰፋ ብለህ የተሰሩ አሁን ሸራም ሆነ አዲዳስ ከሆነ ሰላሳ ስድስት ይበቃኛል። እና አሁን ቆዳ ጫማ ከገዛሁኝ ግን ሰላሳ ሰባት መሆን ይሆናል። በቃ ከሁለቱ አያልፍም ሰላሳ ስድስት ወይም ሰላሳ ሰባት ነኝ። የ ጫማ ቁጥሬ ሰላሳ ስድስት ወይም ሰላሳሰባት ነው።

አሁን የምጠቀመው ስልክ ስማርት ፎን የሚባለው ተች እስክሪን ስማርት ፎን ነው። የስልኩ ስም አይ ቲ አይ ቲ ኢ ኤል ይባላል። ይሄንን ነው የምጠቀመው ስልኩ ሁሉም ነገር አለው የምፈልገው ሁሉም ነገር። ሁሉም አፕሊኬሽን አውርጄ ሌላው እጭናለው ብዙ አፕሊኬሽኖች አሉኝ። ለምሳሌ ዋትሳፕ አለ ቴሌግራም አለ። ዲስኮርድ አለ። ይሄ ጂሜል አለኝ። ሌሎቹም ራሱ እራሳዋቸው እንጂ ብዙ ነገሮች አሉ። ብዙ ኮምፒውተር የሚሰራቸውን ነገሮች አሁን እዚህ መስራት ትችላለህ በደንብ። ደብሊው ፒኤስ ኦፊስ አለኝ ወርድ መጽሐፊያ ኤክሴል ማስተካከያ ፓወር ምንድነው? ፒዲኤፍ ማስተካከያ። ሁሉም ነገር አለው ሁሉም ነገር ነው የሚሰራው እንደ ኮምፒውተር ማለት ነው። ምንም ይሁን ልቤ ነገር የለም። የፈለኩትን አፕሊኬሽን አወርዳለሁ። ይሄ መዝሙሮችን እጨንበታለሁ ፎቶዎች አሉኝ ብዙ ቪዲዮ አለኝ ብዙ ስለዚህ ይሄንን የምጠቀመው ስልክ። አይ ቴል ሃይ ቲ ኢ ኤል ይባላል። የምጠቀመው ስልክ። ያው ምን አይነት ስልክ ትጠቀማለህ? ስለሆነ ስማርት ፎን ይባላል።

አሁን ያለሁበት አካባቢ ትንኝም የለም ምንም ትንኘ የለም። አየሩ ቀዝቃዛ ነው በጣም እና ለትንኞች አይመቻቸውም እነሱም ሞቃታማ ቦታ ላይ አይደለም መራባት ሚችሉት በደንብ። አሁን ያለበት ቦታ ነው በጣም ቀዝቃዛ በጣም ብርድ ንፋሳ ለቅዝቃዜ ያለ ድንገት መድሮ ይሞታሉ ስለዚህ የለም። ትንኝ ምንም የለም። ምንም የሌለው ሞቀት አካባቢ ነው አብዛኛው ጊዜ የሚኖሩት እኮ ለመራባት ስለሚመቻቸው። እኔ ያለሁበት አካባቢ ደግሞ በጣም ቀዝቃዛ ነው። ስለዚህ ትንኞች በአካባቢዬ የለውም።

አ የድርጅት ዝግጅቶችን እሳተፋለሁ በደንብ እኔንጃ እወዳለሁ መሰለኝ እንደዚህ ማስተባበር ምናምን የእውነት ለመናገር አድሚንም ስለነበርኩኝ ያው የአድሚን ስራ እንደዚህ አይደለም? የሆነ ፕሮግራም ካለ ሁሉም ላይ መሳተፍ ግዴታዬ ነው። አነጋግራችሁ እዛ ፕሮግራም ላይ አሁን ኬት የሚቆረስ ከሆነ ኬክ ሚጋጉሩትን አነጋግራለሁ አበባ የሚታዘዝ ከሆነ አበባ የሚያዘጋጁትን ሰዎች አናግራለሁ። ስጦታም የሚሰጣቸው ሰራተኞች ካሉ አሁን የወርቅ ስጦታ ተሰጥቶ አያውቅም በፊት የነበርኩበት ቢሮ። እና ወርቅ ቤቶቹን እኔ ነኝ ያናገርኳቸው ዲዛይኑን ይዤ ሄጄ በዚህ መሰረት ስሩልኝ ምናምን ብዬ ድርጅቱን ማነው ዝግጁቱ ላይ አስተናጋጆች ይኖራሉ ይሄ ዲጄ ይኖራሉ። ስለዚህ እነሱን የማናገረው እነሱን እንዴት ናቸው ምናምን ያልኩኝ የማየው ስራቸው ትክክል እንደሆነ ትክክል እየሰሩት እንደሆነ እንዳልሆነ የማየው እኔ ስሆንኩኝ አዎ የደርጀት ስቅዱ ዝግጅቶች ላይ እሳተፋለሁኝ።

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው? በቢሮ ከሆነ በሳምንት አንዴ ነው። የቤተሰብ ሰብሰባ ከሆነማ የሆነ አንድ ነገር አዲስ ነገር ሲፈጠርም በሶስት ወርም በአራት ወርም ሊሆን ይችላል። አዲስ ነገር ከተፈጠረ መወያየት ያለብን ነገር ካለ ያኔ ስብሰባ እናደርጋለን። በ ቢሮ ግን ያው የ ቋሚ ነው። ግዴታ ሰኞ ሰኞ ስብሰባ አለ። እና ያለፈው ሳምንት የሠራነውን ነገር ሪፖርት እናቀርባለን። መስተካከል ያለበት ነገር ይስተካከል። ስለዚህ በቢሮ ከሆነ በሳምንት አንዴ ሰኞ ሰኞ ሁሌ። በቤት ከሆነ በሶስት ወር አንዴ በአራት ወር አንዴ።

ጥያቄ ሚለው እንደገና ጥቅም ላይ ማዋል ታደርጋለህ ነው የሚለው ትርጉም የለውም። አማርኛ ትርጉም የለውም። እንደገና ጥቅም ላይ ማዋል ትችላለህ? ምንን ጥቅም ላይ ማዋል ታደርጋለህ አይባልም። ይሄ እንደገና አሁን አንዳንድ ነገሮች እንደገና ጥቅም ላይ ምናውላቸው ነገሮች እንደዛ ከሆነ ጥያቄው አንዳንድ ነገሮችን አሁን እንደገና ጥቅም ላይ አውላለሁ። አሁን የሆነ እቃ ገዝቼ የመጣሁበትን ላስቲክ እቃውን ካወጣሁ በኋላ አልጥልም አሁን ሽንኩርት ገዥቼ ያመጣሁበትን ላስቲክ ዝም ብዬ አልጥልም። ይሄ ቅርጫት ውስጥ አስቀምጥ እና ቆሻሻ ማጠራቀሚያ አደርገዋለሁኝ። አሁን ልጆች አሉ ቤት ውስጥ እነሱ ስዕል ስለው ወረቀቱን ሲጥሉ። ቆሻሻ ነው ብዬ አልጥልም። በውሃ ዘፍዝፌ ቅርጽ ያላት የሃይላንድ ቁራጭ ላይ የውሃ መያዣ ቁራጭ ላይ አድርጌ የሻማ መያዣ እሰራበታለሁ። በወዳደቁ ወረቀቶች ማለት ነው በተጣሉ ወረቀቶች። ሻማም ብዙ ሻማዎች ያው እስከመጨረሻው አናነዳቸውም ግማሽ ግማሽ ወይም እንደዛ ትንሽዬ ስትቀራት የተተወችውን ሰው ደግሞ አልጠጣም። ሙሉውን አቀልጥ እና ቅርጽ ቆንጆ ቅርጽ ቆንጆ ባለው እቃ ላይ እገለብጥና ፈሳሹን ከዛ በኋላ እንደገና እሱን ሻማ ማቀጣጠያ አረገዋለሁ። ስለዚህ እንደገና ጥቅም ላይ መዋል እችላለሁ ታደርጋለህ ሳይሆን ትችላለህ ወይ? ከሆነ አዎ እችላለሁኝ

አዎ በደንብ የህዝብ ማመላለሻ ማመላለሻ እጠቀማለሁኝ። አውቶቢስ በደንብ ነው ምጠቀመው። ዋጋም ረከስ ስለሚል ከ ከሌላው ነገር የህዝብ ማመላለሻ ታክሲም እጠቀማለው እውነት ለመናገር ግን ከታክሲ የበለጠ አውቶቢስ እጠቀማለው ምክንያቱም ዋጋው ይረክሳል። ከእጥፍ በታች ከግማሽ በታች ከጋውም ታክሲ ሃምሳ ብር ከሆነ አውቶቢስ ሃያ አምስት ብር ነው ሚሆነው ወይም ሃያ ብር ነው ሚሆነው ስለዚህ ማመላለሻ በደንብ እጠቀማለው። ታክሲም አውቶቢስም፣ ሃይገር ሚባልም አለ፣ ታታ ሚባልም አለ። ሁሉም እንደ አውቶቢስ አይነቶች ናቸው። ከታክሲ ውጪ እንደ አውቶቢስ ናቸው። ይሄ ሰው ቆመባቸው ሚሄድ ማለት ነው። ቁጭም የደረሰው ቁጭ ብሎ ይሄዳል ወንበር ያገኘ። ወንበር ካላገኘን ግን ቆመን እንሄዳለን። እና የህዝብ ማመላለሻ በደንብ እጠቀማለሁኝ አዎ

አዎ አይስክሬም በጣም እወዳለሁኝ። በተኔለይ በልጅነቴ እወድ ነበር አሁንም እወድአለሁ ባገኝ ግን ዋጋ ጨምሯል በጣም ውድ ሆኗል አሁን ስለዚህ አይስክሬም አልበላም። ደሞ አሁን ትልቅ ሰው ስለሆንኩ ቅዝቃዜውም ያስጠላኛል እንደ ልጅነት አልበላውም። ባገኘም እንደ በፊት እንደ ዳቦ ነገር ነበር ምገምጠው አሁን ግን አላ። ብዙ አላገኝም ባገኝም በዙም በጣም ደስተኛ ሆኜ አልበላም። እወዳለሁ ግን አይስክሬም ትወዳለህ? አዎ እወዳለሁ። ብዙም አቅም አግኝቼ አልገዛም። እንጂ ውድ ስለሆነ ስለ ተወደደ በዚህ ሰዓት ብዙ አልገዛም። እንጂ አዎ አይስክሬም እወደዋለሁኝ።